የጧት እለታዊ ተግባራችሁ ምንድነው? በጣም አሪፍ ጥያቄ ነው እና ለዚህ ጥያቄ አጭር እና ግልጽ መልስ እሰጥሃለሁ። እኔ የጥኋት የእለት ተእለት ተግባሬ በመጀመሪያ ደረጃ በምንነሳበት ሰዓት አልጋዬን አነጣጥፋለሁ። ሲቀጥል ወደ አምላኬ ጸሎት አደርሳለሁ። ሲቀጥል ደግሞ ቁርሴን ሰርቼ በልቼ ወደ ስራ ቦታ እሄዳለሁ

ማሰለሰል ታደርጋለህ? ውስብስብ ጥያቄ ነው ነገር ግን እኔ በሚገበኝ መልኩ ላስረዳህ እሞክራለሁ። መሰላሰል ታደርጋለህ? መሰላሰል ብዙ ጊዜ አደርጋለሁ አሁን አንድ ነገር ለማድረግ ሳስብ አስቤ አሰላስዬ ነው የማደርገው እና ያ ነገር ላይ አሰላስዬ ጥሩ ነገር ካመጣው አደርገዋለሁ። እና እኔ ማሰላሰል አደርጋለሁ

በጣም አሪፍና አስቂኝ ጥያቄ ነው? የጠየከኝ በእጅህ መሸመን ታውቃለህ እኔ በእጄ መሸመን አልችልበትም አላውቅምም። ያው ሲሰሩ አይቻለሁ ነው እንጂ እኔ በእኔ በኩል በእጅ መሸመን አላውቅም። ሲቀጥል ደግሞ ከባድ እና አወዛጋቢ እንደሆነ ሰዎች ስሰሩት አይቻለሁ እና በእጅ መሸመን አለውቅም

ከልጅነት የምትዘከርከው ነገር አለ። በጣም አሪፍ እና አስቂኝ ጥያቄ ነው እየጠየከኝ ያለከው ዛሬ ያው እኔም በተረዳት መስመር አስረዳሃለሁ። በልጅነቴ በጣም ዘርክርክ ነበርኩ። ንፍጤ በአፍንጫዬ የሚወጣ ሁሌም እማለቅስ ቆሻሻ የምነካ ብዙ አይነት ልጅ ነበርኩ እና በልጅነቴ ተዘረክርኬ አውቃለሁ

የምታስታውሰው ልዩ በዓል አለ? በጣም አሪፍ ጥያቄ አዎ የማስታውሰው ልዩ በዓል አለ ይባላል ጥምቀት ይባላል በጋራና በመተሳሰብ ስብስብ ሆነ የምታከብረው በኢትዮጵያ እና ያንን በማከብርበት ሰዓት ከተለያዩ ሰዎች ጋር ኮሚኒኬት አድርጌያለሁ ተገናኝቻለሁ እንደውም ተለዋውጫለሁ እና የማስታውሰው ልዩ ባል አለ እሱም ገና ነው

የምሳ እረዎቶ ምን ያህል ጊዜ ነው አረፍት ጥያቄ ነው? የምሳ እረፍት በቅምስ አንድ ሰዓት ተኩል ናት። እሷም ከስድስት ሰዓት ተኩል እስከ ስምንት ሰዓት ያለው ነው። የምዕራፍ የምሳ እረፍት ጊዜ እና የኔ የምሳ እረፍት። ብዙ ጊዜ ከስድስት ሰዓት ተኩል እስከ ስምንት ሰዓት ነው

ከደንበኞች ጋር ትሰራለህ ሀሪፍ ጥያቄ? ነው አዎ ብዙ ጊዜ ከደንበኞች ጋር እሰራለሁ። እና ደንበኞች ጋር በመስራትም ለትልቅ ትርፍና ውጤት ማግኘት እችላለሁ። እና ከደንበኞች ጋር እስራለሁ ብዙ ጊዜም አሪፍ አሪፍ ስራዎችን እንሰራለን ደምበኞቼም ይወዱኛል እኔም እወዳቸዋለሁ። እና ከደምበኞቼ ጋር እሰራለሁ

በስልክህ ገንዘብ ትልካለህ በጣም አሪፍና ግልጽ የሆነች አጭር ጥያቄ ጠይቀኸኛል። ብዙ ጊዜ ያው በስልኬ ገንዘብ እላላካለሁ። እልካለሁ ወደ ወንድሜ ወደ ታናሽ ወንድሜ ወደ ልጆችም ምናምን። ገንዘብ ላኩልኝ በሚሉበት ሰዓት በኢትዮጵያ ንግድ ባንክ በቴሌ ብር በሲቪኢ በብዙ አማራጭ አሉ። እና በዛ ገንዘብ እልካለሁ

ምን አይነት ጥቅማጥቅሞች አሉህ አሪፍ ጥያቄ ነው? ያው እኔ በሚገባኝ መልኩና በአጭር አድርጌ ለማስረዳት እሞክራለሁ። ብዙ ጊዜ በስራ ቦታ ምን አይነት ጥቅማጥቅሞች አሉህ? ያው እነዚህ አንዳንዴ ሺህ እንትን ሳሙና ሶፍት ብዙ አይነት ነገር ኦሞ የተሰጠ ጥቅማ ጥቅም አለ። ሲቀጥል ደግሞ ብር ብር ቲፕ ደሞዝ የተሰጠ ጥቅማ ጥቅም አለ

ጥፍህን ትቆርጣለህ? ሀሪፍ ጥያቄ ነው። አዎ ጥፍሬን ብዙ ጊዜ እቆርጣለሁ። ያው ጥፍሬን የምቆርጠው ለራሴ ለጤናና ለውበቴ ነው። ጥፍሬን በማልቆርጥበት ሰዓት እሚስጠላ። ውበትና በጥሬ ውስጥ ቋኣሻ ይዞ በምበላው ምግብ ውስጥ እየመጣ ለተለያዩ በሽቶች ሊያጋልጥ ይችላል። እና ጥፍሬን እቆርጣለሁ

በልጅነት የምትወደው ጨዋታ ምን ነበር? አሪፍ ጥያቄ ነው እኔም በአጭሩ ለማስረዳት እሞክራለሁ። ያው በልጅነቴ በጣም የምወደው ጨዋታ እግር ኳስ ነበር። እግር ኳስ በጣም ነው የምወደው። አሁንም ድረስ እጫወታሉ ነገር ግን በልጅነት የነበረኝ ለእግር ኳስ የነበረኝ ፍቅር ከመጠን በላይ ነው። እና እኔ በልጅነቴ እወደው የነበረው ጨዋታ እግር ኳስ ነው

የስራ አሰራሮች ትከታተላለህ አሪፍ ጥያቄ ነው? አዎ እከታተላለሁ እዚህ ጊዜ ስራ አስራሮችን የምከታተለ አይነት ሰው ነኝ እሱም ይጠቅመኛል የማላውቀውን ነገር የማላውቀውን ስራ። ሰዎች ሲሰሩት አይቼ ተከታትዬ ያንን ስራ ከሆነ ሰዓት በኋላ በራሴው እሰራዋለሁ እና የሰራው አሳሮችንም የምከታተል ሰው ነኝ።

አዲስ ቴክኖሎጂ መማር ትወዳለህ? በጣም ሀሪፍና ግሩም የሆነ ጥያቄ የጠየከኝ እኔም እንደሚከተለው አይነት መልስ እሰጥሃለሁ። እኔ በመጀመሪያ አዲስ ቴክኖሎጂ የማልፈልግ አይነት ሰው ነኝ። በጣም ነው ለቴክኖሎጂ ቅርብ የሆንኩት እና ቴክኖሎጂ የሚያመጡት ነገሮች በሙሉ መካታተልና መማር እፈልጋለሁ። እና አዲስ ቴክኖሎጂ መማር በጣም ነው ምወደው።

የስልክ ካሜራ ትጠቀማለህ? በጣም አሪፍ ጥያቄ ነው። እኔ ብዙ ጊዜ የስልክ ካሜሬን እጠቀማለሁ ለአንዳንድ ነገሮች ፋይል ለማስቀመጥ ሆነ ፋይልን ፎቶ አንስቼ ለመያዝ ብዙ ጊዜ የህልክ ካሜራዎችን የምጠቀም አይነት ሰው ነኝ። እና አንዳንድ ቦታ ለመዝናናት በምወጣበት ሰዓት የስልክ ካሜሮቼን በመጠቀም ለወደፊት ማስታወሻ የሆነኝ ዘንድ አንዳንድ ፎቶዎችን ተነስቼ እይዛለሁ። እና እኔ የስልክ ካሜሮችን ከመጠን በላይ የምጠቀም አይነት ሰው ነኝ። እና በጣም ጥቅምም አለው የስልክ ካሜራ መጠቀም። ያን ያህል ከባድም አይደለም ለወደፊትም ጠቃሚ ነገር ነው። እና የስልክ ካሜራ መጠቀም ለኔም ሆነ ለቤተሰቦቼ ጥሩ ነው

ስልጠና ትወስዳለህ በጣም አሪፍና ግሩም ጥያቄ ነው? እኔ ብዙ ጊዜ ስልጠናዎችን እወስዳለሁ በመጀመሪያ ደረጃ ይሄንም ስልጣና ትወስዳለህ የሚለው ጥያቄ ሰፋ አድርጌ ለማብራራት እሞክራለሁ። እኔ ብዙ አይነት ስልጠናዎችን ወስዳለሁ። ለምሳሌ ስለ ወደፊት ህይወቴ ምን አይነት እቅድ ማውጣት እንዳለብኝ? ምን አይነት ስራን መስራት እንዳለብኝ? አሁን እኔ ብዙ ጊዜ ስለ ወደፊት ህይወት የማስበው እንዴት አድርጌ ሀብታም መሆን አችላለሁ? ሀብታም ሆኜ ምን አይነት ልጅ እወልዳለሁ? ምን አይነት ሚስት አገባለሁ? እንዴት አይነት ያለ ኑሮ እኖራለሁ? ንግድ ነው የምሰራው የራሴን የግል ስራን የምሰራው የመንግስት ተቀጥሬ ነው የምሰራው። እና ብዙ ነገር አስባለሁ። እና በላይ በህይወት ላይ ጥሩ ጥሩ ውሳኔዎችን መወሰን የምችልበት ስልጠና ብዙ ጊዜ እየተከታተልኩ እወስዳለሁ። እና ስለ ወደፊት ህይወቴ በጣም ብዙ ስልጣና ወስጃለሁ። ስለ ትምህርት ወስጃለሁ ስልጠና ስለ አንዳንድ መክሊቶች ስለትምህርት ብዙ ስልጣን ወስጄ አሁን ማስትሬት ተመርቄያለሁ። እና ስለ ትምህርትም ትምህርቱና ስለ ወደፊት ህይወቴ ብዙ ስልጠና ወስጄ አሁን ሀሪፍ ኑሮ ያለሁት እና ስልጠና እወስዳለሁ

ስሜትህን በፊትህ ላይ ታሳያለህ? በጣም አሪፍ ጥያቄ ነው እና ለዚህ ጥያቄ ሰፋ ያለ መልስ እሰጥሃለሁ። እኔ ስሜቴና የፊቴ ላይ የማሳይ የማሳይ አይነት ሰው አይደለሁም። በነገራችን ላይ በስተመጀመሪያ እኔ ፊቴ ላይ ምንም አይነት የሀዘን መሆን የደስታ ስሜት። የመደንገጥ አይነት ስሜት የማሳየኝ አይነት ሰው አይደለሁም። ብከፋ ራሱ ሰዎች መከፋቴን እንዳያውቁ ፊቴ ላይ ምንም አይነት ስሜት አላሳይም። የደስታም ያዛንም የድንጋጤም የፍራቻም ምንም አይነት ስሜት ስለማላሳይ ስለማላሰይ። ሰዎች ይሄ ሰውዬ ምን እያሰበ ነው ብለው እንዲገረሙን አንድ እንዲደነቁ አደርጋቸዋለሁ። እና ሰዎች የኔን ፊት አይተው ምን አይነት ስሜት ውስጥ እንዳለው መረዳት አይችሉም። ቡዙ ጊዜ ቡዙ ሰዎች እንደዛ ሆኖ አይቻለሁ። እና እኔ ስሜቴን ፊቴ ላይ የማሳየኝ አይነት ሰው አይደለሁም። ብፈራም የፍርሃት ስሜት ፊቴ ላይ አላሳይም። ብቸገርም ባዝንም የሀዘን ያዘን ስሜት ፊት ላይ አላሳይም። ብደሰትም የደስታ ስሜት ፊቴ ላይንዠ አላሳይም። እና ስሜቴን ፊቴ ላይ የማሳይነት የማሳይ ሰው አይደለሁም እና እኔ አላሳይም

ምን ያህል ጊዜ ስብሰባ ታደርጋላችሁ። ይሄ በብዙ ነገሮች ላይ ስብሰባ ላረግ አንችላለን። በቤተሰብ አ፣ በመስሪያ ቤት አለ፣ በሃይማኖት ተቋማት አለ። ያው እኔ ብዙ ጊዜ ስብሰባ ላደርግባቸው የምችሎች የምንችልባቸው መንገዶች እና በመስሪያ ቤት ነው ብዙ ጊዜ ስብሰባ የምናደርገው እና በሳምንት ከሁለት ጊዜ በልን እንሰበዋለን ስራችን ምን አይነት መንገድ ላይ ነው። ሀሪፍ እየሄደ ነው ወይስ እየከሰርን ነው? ወይስ እየተረፍን ነው? የሚለውን ለማየት በሳምንት ሁለቴን እንሰበሰባለሁ እና ማነው በደንብ እየሰራ ያለው? ማነው እያሾፈ ያለው እየቀለደ ያለው? የሚለውንም በዛ የምንገማገም ይሆናል። እና በሳምንት ሁለት ጊዜ ስብሰባ እናደርጋለ።

የምትወደው ስፖርት ምንድነው? እኔ የምወደው ስፖርት በጣም ብዙ አይነት የምወዳቸው ስፖርቶች አሉ። በጣም ግን ከልቤና ከውስጤ የምወደው የስፖርት አይነት ኳስ ነው። ኳስ በጣም ነው የምወደው። አሁን ራሱ የእንግሊዝ ፕርሜር ሊግ የማንችስተር ዩናይትድ ደጋፊ ነኝ። እና ሁሌ ቅዳሜና እሁድን እየጠበቅኩ እሱን አያለሁ። እና በአካልም ኳስ ስትጫወት በጣም ጎበዝ የሚባል ልጅ ነኝ። እና ለዚህም እንድበቃ ያደረገኝ ታላቅ ወንድሜ ነው። እግር ኳስ በጣም ነው የምወደው። አሁን ለምሳሌ ከማንችስተር ዩናይትድ ተጫዋቾች ሙሉውን ቋሚ አስራ አንድ ልጠራልህ እችላለሁ። በረኛ ሰኒ ላመንስ ተከላካይ ዮሮ ሉክሾውና ማርቲኔዝ መሃል ላይ ቡርኖ ፈርናንዴዝ ካሴሜሮ እና ዳሎት እና ዶርጉ የአጥቂ መስመር ላይ ደግሞ አማድ ቤሞ እና ሴስኮ ኩኛ። እነዚህ የማንችስተር ዩናይትድ ቋሚ አስራ አንድ ተጫዋቾች ናቸው። እና ብዙ አይነት ነገር ስለስፖርት ልጠቅስል እችላለው። እና የምወደው ስፖርት አይነት እግር ኳስ ነው በጣም ነው የምወደው

የትኛውን ወቅት ትወዳለህ? ለሚለው ጥያቄ ብዙ አይነት መልስ። አውቃለሁ እኔ የትኛውን ወቅት እንደምወድ ብዙ ጊዜ የምጠይቅ ይሆናል። ያው ብዙ ጊዜ የምወደው ወቅት እኔ ክረምትን ነው። ክረምትም የተለያዩ የእረፍት ሰዓታት ስለሚኖሩት። ክረምት በጣም የምወደው የወቅት አይነት ነው። በዛ በክረምት በረፍት ሰዓታት ውስጥ ደግሞ የማደርጋቸው ብዙ አይነት ስኪሎች እማራለሁ። ለምሳሌ አፕወርኪንግ ፎሬክስ ትሬድ ብዙ አይነት የስኪል አይነቶችን እማራለሁ። እና እኔ የምወደው የወቅት አይነት ክረምት ነው

ከቤቴ ስራ ምን ያህል ይርቃል የኔ የምሰራበት ቦታ ከቤቴ ያን ያህል ሩቅ የሚባል አይነት አይደለም። ያው የአንድ የሁለት የታክሲ ፊርማታ ነው ያለው። እና በዚህ ርቀት ውስጥ ግፋ ቢል በጣም በዛ ቢባል በታክሲ በትራንስፖርት ከሄድኩ አስራ አምስት ደቂቃ እና ሃያ ደቂቃ ይፈጃል። በእግሬ ከተጓዝኩ ትራንስፖርት አጥቼ እስከ አርባ አምስት ደቂቃ ድረስ ሊፈጅብኝ ቻልኩኝ እና የስራ ቦታዬ እኔ ሩቅ ነው ብዬ አላስብም ይሄን መስሪያ ቤቴ ቅርብ ስለሆነ። በሰአቴ መስሪያ ቤት እየተገኘው ብዙ አይነት ስራዎችን እሰራለሁ። ከአለቃዬ ጋርም ይሄን የለኝም። በሰአቴ ስለምገኝ የዲሲፕሊን የ ዲሲፕሊን ህግ አልጥስም። እና የስራ ቦታዬ ከምኖርበት አካባቢ አይርቅም። የምኖርበት አካባቢ ለስራ እንትኔ የአራት እና የአምስት ኪሎ ሜትር ርቀት ነው ያለው። እና የስራ ቤቴ ከስራ ቦታዬ ያን ያህል የሚርቅ አይነት አይደለም